ጨው በብዙ ጊዜ ጨው የበዛበት ነገር አልወድም ምክንያቱም ደግሞ ከጤና አንፃር ሲታይ የጤና ባለሙያዎችም ጨው በብዛት መጠቀም እንዳለብን ብዙ ሲመክሩ አይታይም። ያ ብቻ ሳይሆን እንደ ልምድም እንደ ፍላጎትም ጨው የበዛበት ነገር ብዙም አልወድም። ስለዚህ ጨው በብዛት ያለበት ምግብ ወይም ያለበት የምጠቀመው ነገር ጨው በብዛት ባይኖረው እመርጣለሁ። እንደ አጠቃላይ ጨው ብዙ አልወድም የሚል ቢያዝልኝ እመርጣለሁ

ዜናውን ከብዙ አውታሮች ነው የማገኘው አንደኛ ከዩቲዩብ አገኛለሁ። ከዩቲዩብ ቀጥሎ ደግሞ በቲክቶክ አገኛለሁ ታማኝ የሚባሉ ቲክቶከሮች አሉ። እነዚያ ቲክቶከሮች በየቀኑ ወይም ደግሞ ወቅታዊ የሆኑ ዜናዎችን የማገኝበት እድሎች አሉ። ከዛ በተጨማሪ የመንግስት የዜና አውታሮችም አሉ። የመንግስት ዜና አውታሮች አጠቃላይ የመንግስት ፍላጎት ያላቸውም ቢሆንም። እንደ አጠቃላይ ግን እንደ አዲስ የሚፈጠሩ በተለይ አለም አቀፋዊና አህጉራዊ የሆኑ አዳዲስ ነገሮች ካሉ በመንግስት ዜና ወታሮችም አገኛለሁ። በበለጠ ግን ከገለልተኛ የሆኑ የዜና አውታሮች ከቢቢሲ ሲኤንኤን አልጄዜራ እንዲሁም ደግሞ ከሀገር ውስጥ ቲክቶከሮች እና ዩቲዩበሮችን የማገኝበት እድል አለ። ስለዚህ አጠቃላይ ዜና የማገኝበት ከዚህ ብቻ ነው የሚባል ባይሆንም። አጠቃላይ በዚህ ወቅት አዳዲስ ዜናዎችን አዳዲስ ሁኔታዎችን ሊያቀርቡ የሚችሉ ብዙ አማራጮች ስላሉ በእነዚህ አማራጮችን የማገኝበት እድል ሰፊ ነው። ስለዚህ የመጀመሪያ የዜና ምንጬ የሚሆነው ዩቲዩብ ከዛ ቀጥሎ ቲክቶክ። በመጨረሻ ግን የተሻለ እድል አለ የምለው በቢቢሲ እና ሲኔን አልጄዜራ እንዲሁም ከሀገር ውስጥ የቲክቶከሮችን እና የዜና አውታሮችንም የማገኝበት በስፋት መንገዶች አሉ